በየቀኑ አውቶብስ እጓዛለሁ ጠዋት ላይ በሰዎች ተሞልተው ይሆናል ሁሉም ወደ ስራ እየሄዱ ናቸው አንዳንዶቹ እየተኛ ይጓዛሉ ሌሎች ሞባይል ይመለከታሉ መስኮት አጠገብ መቀመጥ እወዳለሁ። ከከተማው እይታ ወብ ነው ህንፃዎችና ሰዎች። እያለፉ አንዳንድ ጊዜ ትራፊክ ይበዛል መጠበቅ ያስፈልጋል። ሹፌሩ ፈጣን ያሽከረክራል ይሄ የእለት እለት ጉዞ ነው። ሰዓት ወስዶ ይወስዳል። ግን ለማሰብ ጊዜ ሰጠ

የልጅነት ጊዜየን ስዘክር ደስ ይለኛል በሀገር ቤት ነበርክ ጓደኞቼ ጋር እንጫወት ነበር። ዛፎች ላይ እንወጣ ነበር ወንዝ ውስጥ እንዋኝ ነበር አያቴ ታርኮችን ትነግረን ነበር። ምሽት ላይ በሰማይ ኮከቦች እንመለከት ነበር። ትምህርት ቤት ረጅም መንገድ ነበር እርስ በእርሳቸውም እንረዳዳለን ነበር ቀላልና ደስተኛ ጊዜ ነበር። አሁን ጊዜ ጠፋህ ነገር ግን ተዝታ ይቀራል ልጅነት ውብ ነበር።

ቡና ለኔ ልዩ ነገር ነው በየቀኑ ሶስት ጊዜ እጠጣለሁ የቡናው ሽታ ብቻውን ያስደስተኛል። በቤታችን ባለው ቡና እናዘጋጃለን በመጀመሪያ እናነሳዋለን ከዛ እንፈጫለን። የቡና ውስጥ እናፈላለን ጀበና ውስጥ እናፈላለን ጓደኞቼ ስመጣ አብረን እንጠጣለን ቡና መጠጣት እረፍት ማግኘት ነው የቡና ሽታ ቤት ሁሉ ይሞላል ይህን ጊዜ በጣም እወደዋለሁ ቡና ያለ ቤት ቀን ጥሩ ቀን ነው ይሄ ያለበት ቀን ጥሩ ቀን ነው ይሄ የእለተ እለት ልምድ ነው